አሪፍ ጥያቄ ነው። አመሰግናለሁ ስለሰጣችሁ ጥያቄ በጣም አስፈላጊ ነው ብዬ አስባለሁ። ጥያቄ የቴክኖሎጂ ችግር ሲጋጠም ምን ታደርጋለህ ነው ጥያቄው? ያው የቴክኖሎጂ ችግር ሲጋጠም አብዛኛ ጊዜ እኔ የማደርገው አብዛኛው ጊዜ ያስቸግራል ትንሽ የቴክኖሎጂያን ችግር ያለበት አካባቢ ላይ ስለምንኖር ያው ብዙ ጊዜ ያስቸግራል። ግን እኔ የማደርገው ያን ለማስተካክል እሞክራለሁ እኔ ምናልባት ካልቻልኩ ሌላ የሚያስተካክል ሰው ለመደወል እሞክራለሁ። ያው እሱ የማይሆን ከሆነ ያው ለሚገባ ጋር ችግሩን እናስተላልፋለን። እሱ ደግሞ ያው የሚችለውን ያደርጋል ያጋጠመውን ችግርን ደግሞ የሚገባ አካል እሱም እንትን ያደርጋል ከዛ ይስተካከላል ብዬ አስባለሁ። ያው ብዙ ጊዜ እንደዛ ነው የምናደርገው ከዛ የበለጠው ምንም ማድረግ ስለማንችል ማለት ነው። ቴንኪው አመሰክናለሁ።

በጣም አሪፍ ጥያቄ ነው እመሰግናለሁ ስለሰጣችሁኝ ጥያቄ ጥያቄውን ለመመለስ እሞክራለሁ ያው ጥያቄ እንዲህ ነው የሚለው? ሻማ ማብራት ትወዳለህ ይላል ጥያቄው ያው እኔ ባልወድም። ያው አስፈላጊ ግዴታ ሲሆን እጠቀማለሁ ያው። ብዙ ጊዜ ሻማ ለብዙ ነገር ነው የምጠቀመው። ያው አብዛኛ ጊዜ ሻማ እምናበራው ያው ኖርማል ለጨለማ ነው። ግን ከዛ ባለፈ ደግሞ በሀዘን ጊዜ በደስታ ጊዜም ሻማ ቢጠቀም ቢዙ ሰው ይጠቀማል። ከሻማ ማብራት አብዛኛ ጊዜ ያው ካሊላ እንትኑ ይሻላል ብዬ አስባለሁ እንጂ። ያው ብዙ ጊዜ ለሀዘን ስለምንጠቀመው ሰው ብዙ ሰው ስለሚጠቀም። ሻማ መብራት ትወዳለህ ወይ ይላል ጥያቄው? አዎ እወዳለሁ። በጣም አሪፍ ጥያቄ ነው ያው ጥያቄን በአሲሱም ቢሆን መልሼያለሁ ብዬ አስባለሁ። ያው አዎና አይደለም የምል ጥያቄ ነው? ያው እንደዛ ነው ቴንኪው አመሰግናለሁ

ያው አሪፍ ጥያቄ ነው? እመሰግናለሁ ስለሰጣችሁ ጥያቄዬን ጥያቄዬን ለመመልስ እሞክራለሁ ያው በአንድ ጊዜ ብዙ ሰራተኞችን ታስተናግዳለህ ነው ጥያቄው አወ አስተናግዳለሁ። ያው እንደዛ አይነት ነገር ለመስራት ደግሞ ከሰው ጋር ያለው ሪሌሽን ነው ሚወስነው ያው ከብዙ ሰው ከአንድ ሰው ሆኖ ከብዙ ሰው ጋር የሚያስተናግዱ ሰዎች አሉ ያው አትራክቲቭ መሆን ያስፈልጋል ደግሞ ፖላይትሊ ማውራት እና ደግሞ እንትን ያው ራስን ዝቅ አድርገህ ራሱን ዝቅ ማድረግ ያስፈልጋል ብዬ አስባለሁ ብዙ ሰው ማለት ነው። ያው ብዙ ሰውን ለማስተናገድ ከፈለገ ነው ትንሽ ይከብዳል ነገሩ። ያው ሀሳቡ የተለያየ ስለሆነ ስለዚህ በጣም ያስቸግራል። ግን በአንድ ጊዜ ብዙ ሰው ብዙ ሰዎችን ታስተናግዳለህ የሚል ጥያቄ? ያው አወ ብዬ ለመመለስ እችላለሁ ብዬ አስባለሁ። በአንድ ጊዜ ብዙ ሰዎችን ማስተናገድ እችላለሁ ብዙ ጊዜ ማለት ነው። ስለዚህ እመሰግናለን ቴንኪው